ከስራ ባልደረባዎች ጋር ጥሩ ግንኙነት አለህ ነው የሚል እንግዲህ? ጥያቄው የሚለው ከስራ ባልደረቦችህ ጋር ጥሩ ግንኙነት አለ እንግዲህ በመጀመሪያ የስራ ባልደረባ ማለት ምንም ማለት ነው የሚለውን። እናብራራለን ማለት ነው ስለዚህ የስራ ባልደረባ ማለት እኔ በምሰራበት አካባቢ ያሉ በምሰራበት ቢሮ አካባቢ ያሉ እኔን ከእኔ ጋር የኔን ተመሳሳይ ስራ የሚሰሩ በእኔ ቢሮ ውስጥ በእኛ ቢሮ ውስጥ የሚሰሩ ጓደኞቼ ማለት ነው። ስለዚህ ባልደረባ ማለት የስራ አጋዦች የስራ ከእኔ ጋር የሚሰራ የሚሰሩ ሰዎች ማለት ነው። ለምሳሌ አንድ ሰው በሆቴል ወይም ተቀጥሮ የሚሰራ ከሆነ የዛ ሆቴል የሚባል ሆቴል ቢሆን ይሄ የሚባለው ሆቴል ያሉ ሰራተኞች በሙሉ የስራ ባልደረባ ይባላሉ ማለት ነው። ለምሳሌ ጥበቃ ሊሆን ይችላል ጽዳት ሰራተኛ ሊሆን ይችላል እንግዳ ተቀባይ ሊሆን ይችላል የንብረት ክፍል ሊሆን ይችላል የጥገና ክፍል ሊሆን ይችላል የሰው ሀብተ ልማት ክፍል ሊሆን ይችላል ስለዚህ እነዚህ የስራ ባልደረባ ተብለው ይጠራሉ ማለት ነው። እንግዲህ እኔ በስራ ከስራ ባልደረቦቼ ጋር ያለኝ ጥሩ ግንኙነት እንግዲህ በጣም አሪፍ የሆነ ጥሩ ግንኙነት አለኝ ማለት ነው። ይህም እንግዲህ በጣም አሪፍ የሆነ ውጤታማ ስራ ለመስራት ከእነሱ ጋር በደንብ ተግባብተን ለቆምንበት አላማ ወይም እንዲሁም ደግሞ የዛን ድርጅት የምንሰራለትን ድርጅት ራዕይና ተልእኮ ለማሳካት በጣም የማይተካ ሚና አለው ማለት ነው። እንግዲህ የስራ ባልደረቦቼ ጥሩ የሆነ ግንኙነት ማለት ነው ስለዚህ በዛ ድርጅት ላይ የሚሰሩ የስራ ባልደረቦች ደግሞ በተቃራኒው መጥፎ የሆነ ግንኙነት ወይም እንዲሁም ደግሞ አላስፈላጊ የሆነ ግንኙነት የሚኖራቸው ከሆነ። ጥሩ ውጤት አለማግኘት እንዳለ ሆኖ ደግሞ የድርጅቱን ተልእኮዎችን ማክሽፍ ራእዩን በደንብ ሳይዛካ እንዲቀር ማድረግ እንዲሁም ደግሞ ለቆመበት አላማ የቆመበት አላማ ለምሳሌ ማህበረሰብን ማገልገል ሊሆን ይችላል ስለዚህ ማህበረሰቡን እንዳያገለግል ለቆመበት አላማ እንዳይውል ወደኋላ ያስቀራል ማለት ነው ስለዚህ እነዚህ ተግዳሮት ነው ማለት ነው። ውስጥ ውስጥ ለውስጥ ያለ ተግዳሮት ነው ማለት ነው እንግዲህ ያን ድርጅት ወደኋላ ሊያስቀር የሚችል ማለት ነው። ስለዚህ እንደ ምሳሌ እንደ ቅድሙ እንግዲህ አንድ ሆቴልን ምሳሌነት መጥቀስ እንችላለን ማለት ነው ስለዚህ ያን ሆቴል በምሳሌነት ስንጠቅስ እንግዲህ ሆቴሉ ለማህበረሰብ አካባቢ ላሉ ማህበረሰብ የተለያየ አገልግሎት ይሰጣል ማለት ነው። ለምሳሌ የዛ ማህበረሰቡ የአዳራሽ ኪራይ ማግኘት ሊሆን ይችላል እንዲሁም ደግሞ የተለያዩ እቃዎችን ኪራይ ማግኘት ሊሆን ይችላል ወንበር ሊሆን ይችላል እንዲሁም ድንኳን ሊሆን ይችላል ስለዚህ እነሱን ኪራዮች ለማህበረሰብ አገልግሎት ይሰጣል እንዲሁም የሩም አገልግሎት ሊሆን ይችላል የጂምናዚየም አገልግሎት ሊሆን ይችላል። የላውንደሪ አገልግሎት ሊሆን ይችላል የደረቀ እጥበትም የ ስለዚህ እንደዚህ እነዚህ አይነት አገልግሎቶችን ለማህበረሰብ የሚያቀርብ ድርጅት ውስጥ ለውስጥ ባሉ ሰራተኞች ችግር ምክንያት ወይም የነሱ ጥሩ ግንኙነት አለመኖር ምክንያት ለማህበረሰቡ የሚሰጠው አገልግሎት ዝቅተኛ ይሆናል ወይም ደግሞ በደንብ አገልግሎት መስጠት አይችልም የቆመበት አላማን ማሳካት አይችልም ማለት ነው። ስለዚህ ከስራ ባልደረቦች ጋር ማንኛውንም በሆቴል ብቻ ዙሪያ ዘርፊዎች ሊሆን ይችላል ሳይሆን በማንኛውም ዘርፍ ሁሉም የስራ ባልደረባ በደንብ ተግባብቶ መስራት አለበት ማለት ነው። እንግዲህ ሰው ነውና ማለት ነው እዛ ድርጅት ላይ የሚሰራው ግጭቶች ሊፈጠሩ ይችላሉ ማለት ነው። ስለዚህ ግጭቶችን እንግዲህ ማንንም በማይጎዳ መልኩ ሁለቱንም ተቃራኒ ጎኖች ወይም ደግሞ ግጭቱን የፈጸሙትን ሰዎች በማይጎዳ መልኩ እነሱን በደንብ ማቀራረብ እና በደንብ እንዲ ታረቁ እንዲሁም ደግሞ ከዛ በኋላ በደንብ አብረው እንዲሰሩ ተገባብተው እንዲሰሩ ሌሎች ጓደኞቻቸውንም እንዲያግዙ ለማድረግ ነው። እንግዲህ ዋናው እዛ ካሉ ሰዎች የሚጠበቁ ማለት ነው ስለዚህ እንግዲህ ግጭቶች መቼም ቢሆን ሊጠፋ አይችሉም ከሰው ልጅ ስለዚህ እነሱን ግጭቶች አብሮ ተነጋግሮ መፍታት ነገሮችን በጠረጴዛ ዙሪያ መፍታት በጣም የማይተካ ሚና አለው ማለት ነው። ስለዚህ ስለዚህ በስራ ባልደረቦች ምክንያት እንግዲህ እኔ አሁን ላይ ያለኝ ግንኙነት አሪፍ ነው። ከስራም ጋር ባለን ግንኙነት እንዲሁም ደግሞ ከስራ ውጪ ያለን ግንኙነት በጣም አሪፍ ነው ከጓደኞቼ ጋር ስራችንን በደንብ በተሳለጠ መልኩ እየሰራን ነው ማለት ነው። ስለዚህ የምንሰራለት ድርጅትም እንግዲህ ውጤታማ እየሆነ ነው ማለት ነው በጣም አሪፍ የሆነ እንቅስቃሴ አለን ጥሩ ግንኙነት አለን ማለት ነው። እኛ ባልደ

ጥያቄው የሚለው እንግዲህ በቡድን መስራት ትወዳለህ የሚለው? በቡድን መስራት ትወዳለሁ የሚለው ጥያቄ እንግዲህ አዎ በደንብ በደንብ መስራት እወዳለሁ እንግዲህ በቡድን መስራት እወዳለሁ ማለት ነው። እንግዲህ ቡድን ማለት ምን ማለት ነው? በመጀመሪያ ደረጃ ስንል ቡድን ማለት እንግዲህ ሁለት እና ከዛ በላይ የሆኑ ሰዎች ሊፈጥሩት የሚችሉት ሲሆን እንግዲህ ይሄም ሚ ሚ የሚፈጥሩት ቡድን ለምንድንነው ለአንድ ለቆሙለት አላማ ዓላማቸውን በደንብ በጋራ ሆነው ለማሳካት እንግዲህ ከአንድ ብርቱ ሁለት መድሃኒቱ እንደሚባለው ማለት ነው። ስለዚህ በቡድን ሲሆኑ። ሁለት እና ከዛ በላይ የሆኑ ሰዎች እንግዲህ ስራዎችን በቀላሉ ለማሳካት ለመስራት የፈለጉትን ነገር በደንብ ለማከናወን ይጠቅማል ማለት ነው። ቡድን ማለት ጥሬ ትርጉሙ ይሄ ሲሆን እንግዲህ በቡድን መስራት ትወዳለህ ለሚለው እኔ እወዳለሁ ማለት ነው። ብዙ ጊዜ እንግዲህ እኛ አካባቢ ብዙ ነ ስራዎች የሚሰሩት በቡድን ነው ማለት ነው። ስለዚህ እንደዚህ እንደዚህ ማህበረሰብ ላይ ስላደኩኝ ማለት ነው። እኔ ሳድግም እንግዲህ ነገሮችን በቡድን በመስራት ነው ያደጉት ማለት ነው። በእኛ አካባቢ በአብዛኛው የግብርና ስራ ነው እንግዲህ የሚካሄደው ማለት ነው። ይሄም የግብርና ስራ እንግዲህ በግል ብቻ ሳይሆን እንግዲህ በቡድን በተለይም ደግሞ የቡድንን ውጤት የሚያሳይ ስራ ነው ማለት ነው። የግብርና ስራ በዚህ በግብርና ስራ ውስጥ ምን ምን ይካተታል ካልን እንግዲህ? አርብ እንትን አርሶ አደር ይካተታል አርሶ አደር ምንድንነው ያማ ምርቶችን የሚያመርት ነው ማለት ነው። ምርቶችን ያመርታል ይሸጣል ማለት ነው። ስለዚህ ምርቶችን ሲያመርት ምርቶችን በምና በሚያመርትበት ሰዓት እንግዲህ ለምሳሌ ስንዴ በስፋት የሚበቅልበት ላይ ነው ያደኩት እና ይህን ስንዴ በደንብ ስንዴ በቆሎ በስፋት የሚበቅልበት አካባቢ ነው ያደኩት ማለት ነው። ስለዚህ ለምሳሌ በቆሎን ብናይ እንግዲህ በቆሎ መጀመሪያ ታርሶ ተዘርቶ እንደገና ተኮትኩቶ ከዛ በኋላ ታርሞ ከዛ ታጭዱ ከዛ እንደገና ደግሞ ተወቅቶ ቤት እስከሚበገባ ድረስ ያለው ነገር በጣም ብዙ ስራዎችን ይጠይቃል ማለት ነው። ስለዚህ አንድ ሰው ይህን ብቻ ሊሠራው የሚችለው ነገር አይደለም ማለት ነው። ብዙ ሰዎች ስለዚህ የብዙ ሰዎችን እርብርብ ይጠይቃል ማለት ነው። ይህ እንግዲህ ሲሆን በእኛ አካባቢ ያሉ አባውራዎች አባውራዎች እንግዲህ በሰፈራቸው ቡድን ይመሰርታሉ ማለት ነው። ለምሳሌ በእኛ በሰፈሩ በዛ መንደር ውስጥ አስር ሰዎች የሚኖሩ ከሆነ እነዛ አስር ሰዎች በደንብ ይጠራሩ እና ቀን ይይዛሉ ማለት ነው። ቡድን ያወጡና ስም ዝርዝር ተፅፎ ቀን ያወጣሉ ማለት ነው። ስለዚህ ለምሳሌ ሰኞ የእከሌን ይኸውም የአንድ ሰው ከተሰራ በሁል ማክሰኞ ደግሞ የአንድ ሰው ይሰራል ማለት ነው እያለ በሳምንት ይደርሰዋል ማለት ነው። የዚያ ሰው ስለዚህ በደንብ በዚህ መልኩ ስራዎችን በቀላሉ ለመስራት ይጠቅማል ማለት ነው። እንግዲህ ይህም እንግዲህ በእኛ አካባቢ የቡድን ስራ ደቦ ወይም ወንፈል በመባል ይጠራል ማለት ነው። ደቦ ወይም ወንፈል በመባል ይጠራል ማለት ነው። ይህም በአካባቢ የተሰጠው ስም ነው የወል ስም ነው ማለት ነው። ስለዚህ ይህን ስራችን እንግዲህ በደንብ በቀላሉ ለመስራት የሚያግዝ ነው ማለት ነው። እንግዲህም በተለይ ደግሞ ይሄ በገጠሩ ማህበረሰብ አካባቢ በጣም ጠቃሚ የሆነ ባህል ነው ማለት ነው። እንግዲህ የጠንካራ የስራ ባህል ከሚገልጹ ነገሮች መካከል እንግዲህ ይሄነው ማለት ነው። እንግዲህ ይሄም በሀገራችን ትምህርት በትምህርት ሚኒስተር እንግዲህ በትምህርት ደረጃ ተቀርጾ ይሄ የቡድን ወይም ወንፈል ወይም ደቦ ተብሎ የሚጠራው ማለት ነው። እንግዲህ የቡድን ስራን በማሳየት ተብሎ እንግዲህ እንደ አርያ ተማሪዎች ከታች ክላስ ጀምሮ እንግዲህ በትምህርት ደረጃ ተቀርጾ ለተማሪዎች እየቀረበ ይገኛል ማለት ነው። ስለዚህም ለምንድንነው በጣም ጠቃሚ ስለሆነ ማለት ነው። እንግዲህ በገጠሩ ማህበረሰብ ብቻም ሳይሆን በከተማውም እንዲሁ እንደው በማንኛውም የስራ ዘርፍ ላይ ይህ ነገር ይጠቅማል ማለት ነው። ስለዚህ ይሄ ነገር ይጠቅማል በማንኛውም የስራ ዘርፍ ላይ ስራዎችን በደንብ ለመስራት ውጤታማ የሆነ ስራ ለመስራት ውጤታማ የሆነ ስራ ለመስራት የቆምንለትን አላማ በአጭር ጊዜ ውስጥ ለመጨረስ። አንድ ሰው አንድ ስራ ለመስራት አስር ቀን የሚፈጅበት እንነዛ አስር ሰዎች ግን በአንድ ቀን ይፈጁታል ማለት ነው። እንዲሁ ደግሞ ሃያ ሰው ከሆኑ ደግሞ በአምስት ቀን ይሰሩታል ማለት ነው። በሂሳቡ ስሌት ስንሄድ ስለዚህ ይሄ የቡድን ስራ ብዙ ነገሮችን ያስቀራል ማለት ነው። እንዲሁም ደግሞ የቡድን ስራ ከሚሴ ሰ ከናዎንባቸው መካከል ትምህርት ቤት እንግዲህ በአንድ ለአምስት ተደራጅተው የቡድን በመስራት እንግዲህ ለምሳሌ በጣም ጎበዝ የሆኑ ተማሪዎች ደካማ ተማሪዎች መካከለኛ የሚባሉ ተማሪዎችን በማንገዝ እርስ በእርስ ተረዳድተው ጥሩ የሆነ ውጤት እንዲያመጡ የሚያደርግ በጣም አመርቂ ውጤት እያመጣ ያለ በሀገራችን የትምህርት ዙሪያ ነው ማለት ነው። በጣም ጠቃሚ የሆነ